ቀትር ምን ትመገባለህ አልከኝ? ቀትር ላይ እምመገበው ምሳዬን ማለት ነው መቼስ ቀትር ማለት ምሳ ሰዓት ነው። ስለዚህ በምሳ ሰዓት ለአብዛኛው እንደማንኛውም ኢትዮጵያዊ እንጀራ በሽሮ ወይም እንጀራ በጎመን ወይም እንጀራ በስጋወጥ። ወይም ደግሞ ክትፎም ሊኖር ይችላል። ብቻ በምሳ ስዓት እነዚህን ከእንጀራ ጋር የተያያዙ ምግቦች እንበላለን ወይም በቆጮ አድርገን እንበላለን። ምሳ ስዓት በርግጥ ገንፎ አንበላም እኛ ኢትዮጵያውያን። ገንፎ እና የመሳሰሉትን ነገሮች ጠዋት ጠዋት ነው የምንበላው። አብዛኛው ምሳ ስዓት ላይ እንጀራ በወጥ ነው የምንባለው።

ትልቁ ችግሬ ስሜቴን ፊቴ መናገሩ ነው። ሳዝን ፊቴ ወዲያው ያስታውቃል ስደሰትም ፊቴ ወዲያው ያስታውቃል። ሀሳብ ላይ ስሆንም ፊቴ ያስታውቃል። እኔ የምፈልገው እንዳይታወቅ ነበር። ነገር ግን ፊቴ ላይ መታየት ነገር አለው። በቀላሉ ስሜቴ ያን ነገሬን አልወደውም። ግን እውነታው ይኸው ነው።

መስኮት ጎን መቀመጥ በጣም ያስደስተኛል። በተለይ ጠዋት ጠዋት ተነስቼ ከንጹህ አየር ለመሳብ መስኮት ከፍቼ ከመስኮት ጎን እቀመጣለሁ። ስፖርት ከሰራሁ በኋላ ጥሩ አየር እምጋለሁ አጣጥማለሁ ንጹህ አየር። ብርድ ሲኖር ግን አልወድም መቀመጥ። ጥሩ ሞቃትና ቆንጆ አየር ሲኖር ግን ከመስኮት ጎን ቁጭ ብዬ አየር እምጋለሁ እስባለሁ።

በእንጨት እሳት ማብሰል ህፃን ሆነን በእንጨት በብዙ እንጠቀም ነበር። የኢትዮጵያን ከአስር ሃያ አመት በብዛት ምናበስለው። በእንጨት ስለነበር ልጅ ሆኜ አብስዬ አውቃለሁ። አሁንም ማብሰል ካለብኝ አበስላለሁ ግን ካበሰልኩ ረጅም ጊዜ ሆኖኛል። በእንጨት አብስዬ አላቅም። አሁን ኤሌክትሪክ በየቤቱ ስላለ። ሁሉም ሰው እኔንም ጨምሮ በእንጨት ማብሰል ትተናል በኤሌክትሪክ ምድጃዎች ነው ምናበስለው። ሶ መቻሉን እችላለሁ። ማወቅም አውቃለሁ በእንጨት ማብሰል። ነገር ግን አሁን አሁን መጠቀም ትተናል እንጨትን ለማብሰያነት።

አዎ ቤት ውስጥ የተበላሹ እቃዎች ሲኖሩ ለማስተካከል እሞክራለሁ አንዳንዴ ይይሳካልኛል አንዳንዴ ደግሞ አይይሳካልኝም። ያም ሆኖ ግን ለማስተካከል የምችላቸውን ነገሮች ሁሉ አስተካክላለሁ። በተለይ ቀላል ነገሮች ስሆኑ እንደ ፍሪጅ እንደ የቡና መውቀጫ የኤሌክትሪክ የቡና መውቀጫ ምናምን ሲሆን እነሱን አስተካክላለሁ። ትናንሽ ቤት ውስጥ ኤሌክትሪክ ችግር ሲኖር እሱን እሱን አስተካክላለሁ።

ምን ያህል ጊዜ ስብሰባ ታደርጋላችሁ ብለኸኛል ስብሰባ የቤተሰብ ስብሰባ እኛ ቤት ብዙም ተደርጎ አያውቅም ይሄንን ብቻ ነው ልልህ የምንችለው ሌላ ስብሰባዊ ቢሮ ከሆነ ብዙ ጊዜ እናደርጋለን። በየወሩም እናደርጋለን አስፈላጊ ሲሆን ከወር ባነሰ ጊዜ ውስጥም ስብሰባ እናደርጋለን።

ስለ ልጅነት መኖሪያ ቤቴ የምነግርህ እንጀራ እናቴ በጣም ትደበድበኝ እንደነበረ ነው። አንዳንድ ጊዜ አባቴም ይደበድበኝ ነበር። ልጆችን በጣም መቆጣት የሚወዱ ወላጆች ናቸው ያሳደጉ። እናቴና አባቴ ተጣልተው ስለነበር በእንጀራ እናት ነው ያደኩት። እንጀራ እናቴ ደግሞ በጣም ምትቆጣና ምትማታ ነበረች አልወዳትም። የሚገርምህ። ምክንያቱም ሀይለኛና በጣም ተናጋሪ የምትቆጣ ነች እዛ ላይ ምትማታ ነች።

እኔ በግሌ ሮዛ አልወድም አልፎ አልፎ እንዲሁ ሲያምረኝ ምናልባት ከስጋ ጋር ተሰርቶ ከበግ ስጋ ጋ ወይም መመረቅ ስጋ መረቅ በእሱ ተፈትፍቶ ከሆነ ሩዙን ልበላ እችላለሁ። በተረፈ ግን ሩዝ አልወድም ማለት እችላለሁ አብዛኛው ሩዝ በልቼ አላውቅም በጣም አልፎ አልፎ ነው የምበለው። ምናልባት በሁለት ሶስት ወር አንዴ ልበላ እችላለሁ ከዛ ውጪ ሩዝ ተመጋቢ አይደለሁም። ሩዝ አልወደም

ወደ ስራ? ምን ልብስ ትለብሳለህ ብለኸኛል ብዙ ጊዜ የምለብሰው። የተለመደው ጂንስ እና ቲሸርቴን ጂንስ በሱሪ ከላይ ከላይ ከላይ ጂንስ ከላይ ሸሚዝ ወይም ቲሸርት እለብሳለሁ። ከታች ደግሞ ሱሬን ያ ጂንስ ሱሪ ነው። ብዙ ጊዜ የምለብሰው አንዳንድ ጊዜ ጨርቅ ልጠቀም ይችላል። አብዛኛው ግን ጂንስ ሱሪ ነው የምለብሰው

ለበጎ አድራጎት ሰርቼ በስራ መልክ ከሆነ አላውቅም ነገር ግን በገንዘብ መዋጮ መልክ ከሆነ ብዙ ጊዜ አዋጥቻለሁ ገንዘብ ዘይ ባለኝ ሰዓት አሁንም ማዋጣት ፍላጎት አለኝ በተለይ የህፃናት በጎ አድራጎት ድርጅቶች ደካማ ጎኖቼ ናቸው ለመርዳት ፍጹም ፍላጎት አለኝ። ገንዘብ እያጠረኝ ካልሆነ እረዳለሁ። ገንዘብ ባለኝ ሰዓት ማለት ነው።

በቤቴ ውስጥ ቴሌቪዥኖች አሉ። ፍሪጅ አለ ወንበሮች አሉ። ወንበርና ጠረጴዛ እንደገና ሶፋ ወንበርና ጠረጴዛ አለ። እንዲሁም የተለያዩ የመገልገያ ቁሳቁሶች አሉ በኪችንም በብዙ አይነት እቃ አለ። አልጋ ቤት አልጋዎች አሉ። የተለያዩ እቃዎች አሉ።

የስራ ቦታ ደህንነቴ አሪፍ ነው። ጥበቃዎች አሉ በጤናም በኩል ምንም የሚያሰጋ ነገር የለውም ትንኝ የለውም ወይ ደግሞ ለጤና የሚያሰጋ ኬሚካል የለውም ምን የለውም ቢሮ ውስጥ በተለይ ከሆንኩ ችግር የለውም። ሳይት ላይ ስሆን አንዳንድ ጊዜ አስቸጋሪ ሁኔታዎች ሊኖሩ ይችላሉ። ነገር ግን በተቻለ አቅም እንደዛ አይነት ቦታዎች ላይ አልገኝም። ለደህንነት አጉል የሆኑ ቦታዎች ላይ አልገኝም።

ጨው በእውነቱ ብዙ አልወድም አለመውደድ ብቻ ሳይሆን በተቻለኝ አቅም ቀንሼ ነው። በተለይ በቡና አልጠቀምም በምግብ ላይም በጣም በትንሹ እንዲሆን ነው የማደርገው። እንዳይበዛ አጠነቀቃለሁ ምክንያቱም ጨው በበዛ ቁጥር ለጤና ጥሩ እንዳልሆነ አውቃለሁ።

አቧራ አይኔን ስለሚያጨነባብስልኝ አልወድም። ችግር ይፈጥርብኛል አዎ አዎ። አፍንጫዬም ራሱ አቧራ ሲገባ የመድረቅና የሳይነስ ህመም የመነሳት ችግር ስላለብኝ። አቧራው ችግር ይፈጥርብኛል። አቧራ አልወድም። በተቻለኝ አቅም ከአቧራ ለመራቀቅ እና ለመጠንቀቅ አቧራ በሌለበት አካባቢ ለመንቀሳቀስ አቧራን ለማስወገድ እጥራለሁ። በሚቻለኝ ሁሉ

ግሩም ግሩም ሙዚቃዎችን አጣጥማለሁ። ለምን ሙዚቃ ጥሩ ስሜት ይፈጥርብኛል። ስለዚህ በመስመር ላይ አንዳንዴ ሙዚቃ ከፍቼ በደንብ እሰማለሁ። በደንብ ሙዚቃ እሰማለሁ አንዳንዴ መስማት ስለሚያስፈልገኝ ልክ ትዝ ሲለኝ ከፈቼ እሰማለሁ።

አዎ። ስራዎችን በቅድም ተከተል አስቀምጬ፤ ከዛ በኋላ እሰራችኋለሁ። ለምን? በቅደም ተከተል ሳስቀምጥ ለማስታወስ ቀላል ይሆናል፤ ለስራም ምቹ ይሆናል። ቅደም ተከተል ከሌለው ትንሽ ስለሚያወዛግብ በቅደም ተከተል ነው የማስቀምጠው ስራዎችን።

ቅመማ ቅመም ይመቸኛል በሰው ብላ ምግቦች ሲገባ ደስ ይለኛል። አንዳንድ እንደ ቀረፋ ቆሮን ፉድ አይነት ማጣፈጫዎችም ያስደስቱኛል። ሌሎችም ቅመማ ቅመሞች በጣም ይመስጡኛል ግን ሳይበዛ ቢሆን ደስ ይለኛል አላበዛም።

አዲስ ነገር መማር በጣም እወዳለሁ። ምን ካልከኝ? እ ልዩ ነገር ከጠ ከጠየከኝ ስለ ፕሮግራሚንግ ኮዲንግ መማር በጣም እወዳለሁ እፈልጋለሁ እሱን። እንደውም በፍጥነት መማር እፈልጋለሁ እሱን። ጀምሬ ከዚህ በፊት አቋርጫለሁ ግን እ ቶሎ መቀጠል እንዳለብኝ ይሰማኛል። አሁን ላይ ፕሮግራም ማድረግ ጀምሯል የሆነ ሆኖ ግን እ ራሴ ፕሮግራም ማድረግን መማር እፈልጋለሁ

ከደንበኞች ጋር በደንብ እሰራለሁ። በደንብ ምክንያቱም የግድ ትርፋማ ለመሆን ከደንበኞቼ ጋር አብሬ መስራት አለብኝ። ከእነሱ ጋር መተባበር አለብኝ። እነሱ የሚፈልጉትን ማድረግ አለብኝ። የፈለጉትን አገልግሎት ማቅረብ አለብኝ። የፈለጉትን ኮንስትራክሽን ስራ በሚፈልጉት መሰረትም መስራት አለብኝ። ስለዚህ ከደንበኞቼ ጋር እሰራለሁ በደንብ

ስለ ፀጉርህ ተንከባከብ ትወደዋለህ ብለህ ጠይቀሀኛል ፀጉርህን መንከባከብ ትወደዋለህ ወይ ትወዳለህ ወይ ብለህ የጠየከኝ ይመስለኛል። ትክክለኛው አገላለጽ እንደዛ ስለሆነ ፀጉሬን መንከባከብ አዎን እወዳለሁ። ፀጉር ቤት እሄዳለሁ እከረከማለሁ እስተካከላለሁ ፀጉሬን። አንዳንድ ጊዜም ቅባት ፀጉሬ ላይ አደርጋለሁ ራሴ ላይ ቅባት እቀባለሁ። አፈሳለሁ። ማበጠር ሲኖርብኝ አበጥራለሁ መታጠብ ሲኖርብኝ እታጠባለሁ። ፀጉሬን በአግባቡ እይዛለሁ እንከባከባለሁ ፀጉሬን መንከባከብም ያስደስተኛል። ምክንያቱም ቆንጆ ፀጉር ቆንጆ የሆነ የፊት ገጽታን ስለሚሰጥ ማለት ነው

የምወደው ጫማ ብዙ ጊዜ ጥቁር ቢሆን እመርጣለሁ ጥቁር ፍላት ጫማዎች ሶሉ ነጭ ቢሆን ደስ ይለኛል ከከለር ከምናምኑ በላይ ግን ምመርጠው ፍላት መሆኑን ነው። ፍላት ጫማዎች በጣም ስለሚመቹኝ ስረግጣቸው ፍላት ጫማዎችን እወዳለሁ። ምክንያቱም በጣም ምቾት ተሰምቶኝ መራመድ እፈልጋለሁ መንገድ ላይ። እዚህ ደግሞ የሚጠቅመኝ ፍላት ሶል ያላቸው ብዙ ተረከዝ የሌለው ጫማ ይስማማኛል እወዳለሁ።

በስራ ቦታዬ ጓደኛ አለኝ አዎ። ሌላም ጓደኛ የለኝም ከበስራ ቦታ ካሉ ጓደኞች ውጪ። አንድ ሁለት ጓደኞች አሉኝ። ግን ከእነሱ አንዱን አሁን አላገኘውም ብዙ ጊዜ። አንዱን ገን አገኘው ነበር እስከ ቅርብ ጊዜ። በየጊዜው አዳዲስ የስራው ጓደኞች ሊኖሩኝ ይችላሉ። ከስራው ጋር በተያያዘ ከስራው ፀባይ ጋር የሚሄዱ ጓደኞች አሉኝ አዎ

የፊልድ ስራ ሲኖር እጓዛለሁ። የፊልድ ስራ የግድ ፊልድ ላይ ስለሆነ ተጉዞ ከሀገር ሀገር ተጉዤ ስራውን መስራት ሲኖርብኝ በደንብ እጓዛለሁ መኪናዬ አሪፍ በሆነ ሰዓት መኪና ሌላ ጊዜ ደግሞ በህዝብ ትራንስፖርት ሄጄ ወይም ተጉዤ ስራዬን እሰራለሁ።

ስራ ግምገማ ተደርገሃል ወይ የሚል ጥያቄ ነው የጠየከኝ? አዎ በየጊዜው የስራ ግምገማ እደረጋለሁ። አፈጻጸሜ ታይቶ ጥሩ። ግብረ መልስ ከተሰጠኝ ጥሩ ስሜት ይሰማኛል። መጥፎ ግብረ መልስ ደግሞ ካለ ያንን እንደማስተካከል ጥረት አደርጋለሁ። በየግብረ መልሱ ራሴን ፈትሼ አስተካክላለሁ።

ቀዝቃዛ አየር ሁኔታ በጣም እወዳለሁ። ሙቀት ነው እኔም ማልወደው ሞቃት የአየር ሁኔታ ብዙ አይመቸኝም። ስዘዋወር ምቾት ሚሰጠኝም ቀዝቃዛ ከተሞች ቀዝቃዛ አካባቢዎች ናቸው። በጣም ሞቃት አካባቢዎችን ለስራም አልመርጥም። ለመጓጓዝም አልመርጥም

ልዩ ችሎታዬ በተለይ ያነበብኩትን ነገር ማስረዳት በደንብ እችልበታለሁ። ማንበብም እችላለሁ። አክቹአሊ በደንብ ልዩ የማንበብ ችሎታ አለኝ። ያንን ደግሞ በአግባቡ ለሰዎች የማስተላለፍ እና የማስረዳት ልዩ ችሎታ አለኝ። ይሄ ልጅ ችሎታ ነው ለማስተላለፍ ፍላጎትም ፍቅርም ደግሞ አለኝ

የኦንላይን ስራ መስራት እመኛለሁ። ብዙዎቼ ስራዎቼ ኦንላይን ቢሮዬ ወይም ቤቴ ቁጭ ብዬ ኮምፒውተር ላይ የምሰራቸው ስራዎች እንዲሆኑ። እመኛለሁ እድሜ በጨመረ ቁጥር የፊልድ ስራዎች ባይኖሩኝ እመርጣለሁ። ከፊልድ ስራ ይልቅ የቢሮ እና የቤት ውስጥ ስራዎችን እመርጣለሁ።

የጎረቤቶቼን ድምጽ እሰማለሁ ለምን ደህና እንደሆኑ ማረጋገጥ አለብኝ በተለይ ጠዋትና ማታ ጠዋት ወደ ስራ ስሄዱ ማታ ደግሞ ከስራ ሲመለሱ ስያወሩ እሰማለሁ አንዳንድ ጊዜም አብረን ቡና ስለምንጠጣ ድምፃቸውን እሰማለሁ።

የምወደው መጽሐፍ ከሀገር ውስጥ ኦሮማይን ነው የባሉ ግርማ የልምሽታ የልምሻትንም አንብቤያለሁ። ወንጀለኛው ዳኛን አንብቤያለሁ። ፈቅር እስከ መቃብር የሐዲስ አለማየሁን መጽሐፍ አንብቤያለሁ። የባሉ ግርማን ከአድማስ ባሻገር አንብቤያለሁ አለው። የማሞ ወድነህን። መጨረሻው ዘመን የሚል መጽሐፉ አንብቤያለሁ። የውድነህ ክፍሌን መጽሐፉም አንዳንዴ ያነበብኩ ይመስለኛል። ብዙ ያነበብኩት ግን የባሉ ግርማና የአዲስ አለማየሁን ነው። ከውጭ ከጠየከኝ ደግሞ ዘዱምስ ዴይ ኮንስፓረስ የሚለውን የሲድኒ ሼልደን መጽሐፍ በጣም እወደዋለሁ። ኮማንደር ሮበርት ቤላሚንም ገጸባሪ በጣም ነው የምወደው። ሶ የሲድኒ ሼልድን በጣም ደስ ይለኛል።

ሸራተን እንደ ሸራተን አይነት ትልቅ ሬስቶራንት ትወዳለህ? አሁን ደግሞ የስካይላይት የሚባል የኢትዮጵያ አየር መንገድ የከፈተው ትልቅ ሆቴል አለ እዛም አንዳንዴ ጎራ እላለሁ። ሳፋየር የሚል ቦሌ መድኃኒዓለም አካባቢ አለ ሆቴል አለ። ያን እሱ ነው እወደዋለሁ። በብዛት ግን ምግብ ወይም ምግብም መጠጥም ቢሆንም ምመገበውም መጠጣውም ቤት ውስጥ ስለሆነ። ብዙ ሬስቶራንት አላዘወተረም።

ልብሴን በእጄ ነው ማጥበው ማሽኔ ስለተበላሸ በፊት በማሽን ነበር ማጥበው በማጠቢያ ማሽን አሁን ግን እሱ ስለተበላሸ በእጄ ነው ማጥበው። ቅዳሜ ቅዳሜ ልብሴን አጥባለሁ። አንዳንዴም በእግሬ እረግጣለሁ ዘፍዝፌ አሳድረለው ከዛውጭ ዘፍዝፌ ያሳደርኩትን በእግሬ ረግጬ በእጄ ደግሞ አጥቤ ጨምቄ አወጥቼ አሰጣለሁ።

እንደ አስፈላጊነቱ ነው ብርድ ልብስ ብርዳማ ቀን ከሆነ እደራርባለሁ። ሁለትም ሶስትም ብርድ ልብስ ልጠቀም እችላለሁ። ቀጫጭን ብርድ ልብስ ስስ ምርድ ልብሶች ከሆኑ ነገር ግን ወፋፍራም በርድ ልብስ ከሆነ አንድ በርድ ልብስ በቂ ነው። ሞቃት አካባቢ ከሆነ ደግሞ ጭራሽ ምንም ብርድ ልብስ ላልጠቀም እችላለሁ አንሶላ ለብሼ ልተኛ እችላለሁ። እንደ አርባ ምንጭ አይነት ሞቃታ ሀገር ሲሆን በአብዛኛው ቅዝቃዜ አካባቢዎች ሰውን ግን አንድም ሁለትም ብርድ ልብስ አልጋ ልብስ እና አንሶላ ጨምሬ እጠቀማለሁ።

ዝናብ ሲዘንብ ቢሮ ወይም ስራ ቦታ ከሆነ ያለሁት ምንም የተለየ ነገር አይሆንም አይኖርም። አላረግም። ነገር ግን ቤት ከሆንኩኝ ትኩስ ነገር አፍልቸ እጠጣለሁ። እሸት ጠብሼ ለመብላት እሞክራለሁ። ክረምት ከሆነ በጋ ከሆነ ብዙ ጊዜ አይዘንብም ግን በክረምት ነው ብዙ ጊዜ የሚዘንበው። ሶ ሻይ ወይ ቡና አፍልቼ እጠጣለሁ። መንገድ ላይ ከሆንኩም ካፌዎች ገብቼ ቡና ወይም ሻይ እጠጣለሁ።

ማህበራዊ ሚዲያ በደንብ እጠቀማለሁ። ዩቲዩብ ዩቲዩብ ከዩቲዩብ ልዩ እ ልዩ ጓደኝነት አለኝ። ትዊተርንም በብዛት ነው ምጠቀመው ሌሎችም ማህበራዊ ሚዲያዎችን ብዙ ጊዜ ማልጠቀመው። አንዳንድ ጊዜ ምጠቀመው በርግጥ ፌስቡክን ነው። አንዳንድ ሰሞን በርግጥ በደንብ እጠቀማለሁ። ኢንስታግራምም ብዙ አልጠቀምም። ዩቲዩብም በስፋት ምጠቀመው ማህበራዊ ሚዲያ ነው

የምታውቀው አንድ ምሳሌ ንገረኝ ብለሃል አንድ ምሳሌ አነጋገር ያልከኝ ይመስለኛል ስለዚህ የቆጡን አውርደ ብላ ብብቷን ጣለች። የሚል አንድ ተረትና ምሳሌ አለ። ይሄ ምሳሌ ምንድነው? ሌላ ሲመኝ ሰው የያዘውን ከእጁ ይጥላል ለማለት ነው። ተጨማሪ በእጁ ይዞ ሌላ በተጨማሪ ሲፈልግ የያዘውንም ከእጁ ሊጥል ይችላል እንደማለት ነው። ወይም ከእጁ ይጥላል ማለት ነው። ሌላ ሲመኝ ወይ የሰው ሲመኝ ራሱን ያጣል። የሚል ፍቺ አለው

በብእር ነው የምጽፈው ወይም በእስክርቤቶ የምጽፈው በእርሳስ መጽሐፍ አሁን አሁን ብዙም የተለመደ ነገር አይደለም ለልጆች ካልሆነ በቀር አንደኛ ክፍል። ሁለተኛ ክፍል ካልሆነ በቀር እርሳስ የሚጠቀም ብዙም ሰው የለም። ምናልባት ድሮይንግ ከስራዬ ጋር በተያያዘ ድሮ በኮምፒውተር አንስልም ነበር። እና ስዕል አንዳንድ ፕላኖችን ለማዘጋጀት በፊት በቀጫጭን እርሳሶች እንጠቀም ነበር። አሁን ፊክሰር ይባላሉ። ዛሬ ግን እነሱ የለውም በኮምፒውተር በቀላሉ ድሮ ማድረግ ስለማይችል። ወይም በኮምፒውተር በቀላሉ አንድን ካርታ ፕላን መሳል ስለሚቻል። በእርሳስ እጠቀማለሁ ማለት አልችልም። በእርሳስ አልጽፍም በእስክብሪቶ ነው።

መዘመር በግሌ ሻወር ቤት ስሆን ወይም የተለያዩ ቦታዎች መታጠቢያ ቤት ስሆን እዘምራለሁ። መዘመር እወዳለሁ መዝሙር መስማትም እወዳለሁ። ገን ዘማሪ አደለሁም። መዝሙር ሙያም የለኝም። መስማትና መዘመር ግን እወዳለሁ

በቡድን መስራት እወዳለሁ በስራ ቦታም ይሁን በቤት አካባቢ ሰራዎች ሲኖሩ በቡድን መስራት ስራ ስለሚያቀል በቡድን መስራት እወዳለሁ። በጣም ሰዎች በቡድን እንዲሰሩም አስተባብራለሁ። አደራጃለሁ። አንዳንዴ ጊዜ አልሳካ ሲለኝ በሰዎች ተቀናጅተው በቡድን አልሰራ ሲሉኝም ከፍተኛ የማስተባበር ስራ እሰራለሁ እንዲደራጁ እንዲቀናጁ

ሾርባ እወዳለሁ አትክልትና ስጋ በተለይ ተቀላቅሎ የተሰራ ሾርባ ከሆነ ዋው በጣም ነፍሴ ነው። በፍቅር ነው የምወደው ማለት እችላለሁ። በተለይ ቅቤ ካለው ደግሞ ደስ ይለኛል ዘይት እንዲገባ ግን አልፈልግም። በቃ ሾርባውን በደስታ ነው የማጣጥመው። አትክልት ካለው በተለይም እንደ ካሮት። ጎመን የመሳሰለው ውስጡ ካለ በደስታ ነው ሾርባ በጣም ነው የምወደው።

ኢሜል እጠቀማለሁ። አስፈላጊ ሆኖ ባገኘው ሰዓት ሁሉ። ብዙ ጊዜ ግን የሚያስጠቅመኝ ነገር ስለሌለ ብዙ ጊዜ ሳይሆን አልፎ አልፎ የሚል እጠቀማለሁ እንደየአስፈላጊነቱ። አስፈላጊ ሆኖ ባገኘው ሰዓት ሁሉ ኢሜል እጠቀማለሁ አዎ።

ጠዋት ብዙ ጊዜ የምበለው ፍርፍር ነው። በተለይ ቋንጣ ፍርፍር በጠዋት መመገብ እወዳለሁ እና እንቁላል ፍርፍር በእንጀራ እበላለሁ። የዳቦ የስንዴ ዳቦ ምግቦችን አሁን አሁን አስወግጃቸዋለሁ። ከጤናዬ ጋር ስላልሄዱ አሁን አልበላም። ድሮ ግን ልጅ ሆኜ የስንዴ ደቦ እበላ ነበር።

ገመድ የምጠቀመው አንዳንድ ጊዜ ልብስ ለማስጫ ሊሆን ይችላል። አንዳንድ ጊዜ ደግሞ ዝላይ ለመጫወት ሊሆን ይችላል። ለማሰር እንጨት እናሰር ነበር ልጅ ሆነን በገመድ። የተለያዩ ነገሮችን ለማሰር አሁንም ከሱቅ እቃ ገዝተን ስንመጣ በገመድ አስረን ልንመጣ እንችላለን መታሰር ያለበት ሲሆን ትልልቅ እቃ ሲሆን ማለት ነው። ሶ ገመድን እጠቀማለሁ መጠቀምም አውቃለሁ

ቀርከሃ በከተማ ክልል ውስጥ አያድግም። ትንሽ ወጣ ብሎ በሶስት እና አራት አምስት ኪሎ ሜትር ውስጥ ግን ቀርከሃ ያድጋል በደንብ ያድጋል። በርግጥ ቦታ ኖሮ ቢተከል እዚህ አካባቢ ውስጥም በደንብ ያድጋል። ደጋማና ውሃማ አካባቢ ስለሆነ እኔ እምኖረው ያድጋል። ብዙም እማየው ግን ከከተማ ወጣ ብሎ ነው አምስት ስድስት ኪሎ ሜትር አስር ኪሎ ሜትር ላይ በሰፊው አለ ቀርከሃ

ቤቴን በየቀኑ ጠዋት ጠዋት አጸዳለሁ፣ እወለውላለሁ፣ እጠርጋለሁ፣ አቧራዎች ሲኖሩ አራግፋለሁ ንጹህ እንዲሆኑ የተቻለኝን ወለል ሁሉ እወለዉላለሁ በሮች ጠረጴዛዎች ከአቧራ እንዲጸዱ አደርጋለሁ። ስለዚህ ቤቴን በቀን ቢያንስ አንዴ አጸዳለሁ።